እሳት ለማንደድ ክብሪት እና አንጨት ደረቅ እንጨትና ክብሪት ካለኝ በደንብ ነው ማነደው። እሱን በስራቱ አስቀምጦ ክብሪት መለኮስ ከዛ በአፌ እፍ እልበታለሁ ንፋስ አየር እሰጠዋለሁ ከዛ ይነዳል። በቃ የምጠቀመው ክብሪትና ደረቅ እንጨት ነው። ይሄንን ነው